ከደንበኞች ጋር ትሰራለህ? አዎ ከደመብኞች ጋር እሰራለሁ። ደንበኞቼ ተማሪዎች ናቸው። ከማስተምራቸው መካከል በማህበራዊ ህይወት አብረን የምንካፈል በጉርብትና የምንኖር በእድሜ ደግሞ ከእኔም ትልቅ የሆኑ እንደዛ አይነት ያጋጥሙኛል። ስለዚህ አብሬያቸው እሰራለሁ ማለት ነው። በሌላ መልኩ መደበኛ የማስተማር ሰራዬ እራሱ ከደንበኞች ጋር መስራትን የሚጠይቅበት ጊዜ አለ። ለምሳሌ ተማሪዎች የጽሁፍ ስራ ሲታዘዙ መምህር አብሮ የሚጽፍበት ሁኔታ አለ። እና ከደምበኞች ጋር ትሰራለሁ የሚለው ያስኬዳል ማለት ነው። ሌላም ሌላም ከማስተማሩ ስራ ውጪ ደግሞ ህዝባዊ የሆኑ ስራዎችን እምንስራ ከሆነ እነሱን እሳተፋለሁ እኔም እሳተፋለሁ። ስለዚህ አብሬ እሰራለሁ ማለት ነው። የተለያዩ ቦታዎች ላይ ከደምበኞች ጋር የምገናኝበት አጋጣሚዎች አሉ። እናም ደምበኞች ጋር እሰራለሁ እንጂ መቼስ አጋጣሚ ሲያገናኝ አልሰራም አይባልም። ምክንያቱም ህይወት እንደዛ ናት በተለያዬ ሰውን ታገናኛለች በተለያዬ መድረክ። ለአንዱ ምቾት ለሌላው መጎርበጥ መሆንም የለበትም። በተገኘው አጋጣሚ አብሮ መስራት ይኖራል እና ከደምበኞቼ ጋር እሰራለሁ ነው የምለው።